ቤት ውስጥ ወይስ ውጭ መሆን ትመርጣለህ? የሚለው በጣም ጥሩ ጥያቄ ነው በቤት ውስጥ ወይም በውጭ መሆን ምርጫ የሚወሰነው እንደ አየር ንብረቱ እንደምሰራቸው ስራዎች ነው ሊሆን ሚችለው ለምሳሌ የምሰራቸው ስራዎች ጠረጴዛ የሚፈልጉ ግዴታ ሶኬት ዲቫይደር እና መብራት አይነት ሚፈልጉ የኮምፒውተር አክሰስ የሚፈልጉ ኢንተርኔት አክሰስ ኬብል ኔትወርክ አክሰስ የሚፈልጉ ከሆኑ ግዴታ ቤት ውስጥ እሆናለሁ። እንደዛ ካልሆኑ ና ቀለል ያሉ ነገሮች ከሆኑ በመስኮት በጀርባ በቤት ጀርባ ድረጃ ላይ ቁጭ ብሎ እንደ መጽሐፍ ማንበብ አይነት ነገሮችን አደርጋለሁ። ከዚህ በተጨማሪ አየር ንብረቱ ዋነኛው ነገር ነው ሞቃት አየር ንብረት ከሆነ ላደርግ ምችለው ውጪ መሆንና ንፋስ እየተቀበሉ ስራዎችን መስራት ነው። ቀዝቃዛ አየር ንብረት ከሆነ ደግሞ አልካ ከአልጋዬም ሁሉ ማልወጣበት ጊዜ ሊኖር ይችላል። እና ሰዎቹ እንደዚህ አይነት ነገሮችን በተለይ እንደዚህ አይነት ሁኔታዎች ሲመጡ ሁኔታዎችን አይተው ቢቀመጡ ግዴታ ውጭ መውጣት ግዴታ ውስጥ መግባት ላይጠበቅባቸው ይችላል። እና እንደ እንደ ሁኔታው እንትን ቢሉ ባይ ነኝ። አንዳንዴ ምን አለ በጣም የተለመደ ነገር አለ። ብዙ ጊዜ ብርድ ቢሆን ወይ መስኮት ላይ ወይ ደግሞ ውጭ ሆኖ መጽሐፍ የማንበብ ልምድ ያላቸው ሰዎች አሉ እና እነዚህ ሰዎች ራሳቸውን ለበሽታ የሚያጋልጡበት ሁኔታ ሊኖር ስለሚችል ግዴታ ራሳቸውን መጠበቅ አለባቸው። አንድ ሰው ራሱን ካልጠበቀ ለብዙ ነገሮች ይጋለጣል። በቅርብም በሩቅም የሚሆኑ ነገሮች ያ ስላሉ ለምሳሌ እንደ ድሬዳዋ እንደ አፋር እንደ ሀረር አካባቢ ባሉ ቦታዎች ላይ ብዙ ጊዜ የሚመከረው ውጭ ውጭ መሆን ነው። ውጭ መተኛት ሌሊት ሁሉ በውጭ መተኛት ነው። እንደ ደብረ ብርሃን እንጅባራ እና ሌሎችም ቦታዎች ደግሞ እቤት ውስጥ መሆን ይመከራል። እና እንደ ሁኔታው ስለሆነ የሚወሰነው በአየር ነብረት ሁኔታ አይደለም በይበልጥ ከዛ አካባቢ ያሉ ሰዎች ቤት ቤት የሚያክል ልብስ ተሸክመው ይንቀሳቀሳሉ። በተለይ የኢትዮጵያ እንኳን እየተመቸ የአየር ንብረት ነው ያለው እግዚአብሔር ጥሩ አድርጎ ቤት የፈጠራት አገር ናት። ግን በሌሎች አካባቢዎች በሌሎች አለሞች ያሉ ሰዎች አንዳንዴ ቅዝቃዜ ከልክ በላይ ሚሆንበት ጊዜ አለ። አንዳንድ ጊዜ ደግሞ ሙቀት ከልክ በላይ ሚሆንበት ጊዜ አለ። ቅዝቃዜ ከልክ በላይ በሚሆንበት ጊዜ ቤት ውስጥ ማሞቂያ ይጠቀማሉ ትላልቅ በጣም ብርድ የሚቋቋሙ ልብሶችን ፀጉር ያላቸው ልብሶችን ይለብሳሉ እና እንደዚህ እንደዚህ አይነት ሁኔታዎች አሉ። አየር ንብረት በጣም የቀዘቀዘ

ጊዜህን በደንብ ታስተዳድራለህ በደንብ ነው የማስተዳድረው ጊዜዬን በቃ ምን መስራት እንዳለብኝ የት መዋል እንዳለብኝ አቅቼ ስለምንቀሳቀስ ጊዜዬብ በደንብ ነው የማስተዳደረው። ጊዜ የሰው ልጅ ማርሺ ቀያር የሚባለው ጉዳይ ነው። ሰው ጊዜውን እንደ እንደ ጊዜ አጠቃቀሙ ውጤታማ ይሆናል። በጊዜው ዝም ብሎ የሚቀልድ አለ። ምንም ያልሰራ ግን ብዙ የሰራ የመሰለው ከዚህ ከዚያ ከዚህ ከዚያ ሲንከራተት የሚውል ሰው አለ። እና ጊዜ ዋናው ቁም ነገር ነው መያዝ ያለበት ያለበት ጉዳይ ቢኖር የጊዜ ጉዳይ ነው። አንዳንድ ሰዎች ጊዜ አጠረን ምናምን ይላሉ ግን ጊዜ በተፈጥሮ የተሰጠ ለሁሉም ሰው በተመሳሳይ ነው። ያን ጊዜ በስነ ስርዓት መጠቀም ያን ጊዜ በ ውጤታማ እንዲሆን ማድረግ። በጊዜ ተጠቅሞበት ማለት የአንድ ሰው የግለሰብ ድርሻ ነው። ሰው ዛሬ በሰራው ነገን ይኖራል ነገ ወድያን ይኖራል ትውልድን ይቀጥላል። ለምሳሌ እነ ኔልሰን ማንዲላ በጊዜያቸው በሰሩት ተጋድሎ ደቡብ አፍሪካ እስከ ዘላለም ታርድ ስታመሰግናቸው ትኖራለች። እና አጼ ምኒሊክ በኢትዮጵያ ባደርጉት ታሪክ እና አጼ ቴዎድሮስ እና አጼ ዮሐንስ እነ ንጉስ ተክለ ሃይማኖት ሌሎችም ነገስታት ባደረጉት ታሪክ ትውልድ ሲያስታውሳቸው ይኖራሉ። ሌሎችም በጥፋታቸው የምናስታውሳቸውም አሉ እነዚህ ሰዎች ስራቸውን በጊዜያቸው በሰሩት ክፍት ይታወሳሉ በሰሩት ድግነት ይመሰገናሉ። እኔም ዛሬ ነገዬን የምኖረው ዛሬ ነው። ሰአቴን በስነ ስርዓት መጠቀም ምንም ጥያቄ የሌለው ጉዳይ ነው። ሰአቴን በስነ ስርዓት ከተጠቀምኩ ደግሞ ውጤታማ የማልሆንበት ነገር የለም። እግዚአብሔር ሰርቼ አልባርክልኝ አይልም ከእሱ የወጣህ ከእግዚአብሔር ህግ የራቀ መንገድ የለቀቀ ካልሆነ በቀር እኔ ሰርቼ እግዚአብሔር አልባረክልህም አይለኝም። ምክንያቱም የእግዚአብሔር ፀባይ ይሄ አይደለም። የእግዚአብሔር ፀባይ ሰውን በስራው ማገዝ የእግዚአብሔር ፈቃድ የሰው ልጅ ሁሉ እንዲድን ነው። እንደተባለው ሁሉ ሰው ሰርቶ እግዚአብሔር አልባርክም አይልም። የሰውን ድካም እግዚአብሔር አላይም አይልም። እና ጊዜን መጠቀም የታሪክ ታሪክን መቀየር ነው